የጫማ ቁጥር ስንት ነው? በሚለው ጥያቄ በመጀመሪያ ጫማ ምን ነው በእግራችን ላይ የምናጠልቀው? ነገር ነው ከአንድ ቦታ ወደ ሌላ ቦታ ስንሄድ በምንሄድበት ጊዜ በምንንቀሳቀስበት በቤት ውስጥም ሆነ የትም ቦታ በምንንቀሳቀስበት ጊዜ ልክ አኬላታችን አካላችን ልብስ እንደሚለብሰው ሁሉ ያው ለእግራችንም ልብስ ማለት ነው እንደ ልብስ የምንገለገልበት ነው። ጫማ ማለት እና ስለ ጫማ ከተነሳ በርካታ አይነት የጫማ አይነቶች አሉ። ነገር ግን እኛ ሀገር ላይ በርካታ ስራዎች ይኖራሉ። አሁን ሞዱ ጠባብ ከሆነ ለምሳሌ እንደ ጫማው ስራ ማለት ነው። የጫማው ቁጥር ስንት ነው ስለሚል ሙዱ ጠባብ ከሆነ እስከ ሰላሳ ስምንት አረጋለሁ ሰላሳ ስምንት የምለብሰው ጫማ አለ። ካልሆነ ግን ሰላሳ ሰባት በጣም ደሞ ሞዱ ሰፊ የሆነ ጫማ ከሆነ ደግሞ ስድስት ይሆነኛል ጠባብ ሞድ ከሆነ ስምንት መደበኛ ከሆነ ሰባት በጣም ደግሞ ሰፊ ሞድ ያለው ከሆነ ደግሞ እስከ ስድስት ይሆነኛል ማለት ነው። እና ይሄ የጫማ ቁጥሬ ነው።

በነገራችን ላይ የአካባቢው ገበያ ሲባል እኛ ትንሽ ከዋና ከተማ ወጣ ያለ ቦታ ላይ ስለምገኝ አካባቢ ጋር ያለው ገበያ በጣም ትንሽ ነው። ትንሽነቱ አይደለም የሚገርመው በጣም ከዋናው ገበያ ያለው ልዩነት በጣም ሰፊ ልዩነት አለው። ከሃያ ፐርሰንት በላይ ጭማሪ ኖሮ እናገኘዋለን። በእቃዎች ላይ ከመደበኛው ገበያ ሃያ አምስት ፐርሰንት ሃያ አምስት ፐርሰንት እስከ ሃያ አምስት ፐርሰንት ጨምሮ እናገኛለን። እና የኛ ገበያ በአካባቢያችን ገበያ እንዲህ ነው ሰፊ ልዩነት አለው። በጣም ሰፊ የሆነ ልዩነት የዋጋ ልዩነት አለው ይሄ ደግሞ በጣም በኑሮ ላይ ጫና ከሚያደርጉን ነገሮች መካከል የሚመደብ ነው እዚህ አካባቢ ትንሽ ወጣ ስላለ የቅርብ ሩቅ ነው በነገራችን ላይ ለተማው በጣም ቅርብ ነው። ግን በኑሮ ደግሞ ሩቅ የሆነ ነው እና የአካባቢያችን ገበያ ይህንን ይመስላል ከዋጋው ከዋናው ገበያ የሃያ ፐርሰንት ልዩነት የሃያ በመቶ ልዩነት አለው።

ዋይፋይ ትጠቀማለህ? ለሚለው አዎ ዋይፋ ባገኘሁት አጋጣሚ ዋይፋ እጠቀማለሁ። ዋይፋ የሚጠቀ ስልኬን ወዲያው ያስገባልና ዋይፋ ከተገኘ የመለያ ቁጥሩ፣ ሚስጥር ቁጥሩን ካገኘን እንዲሁም ደግሞ ለምሳሌ የስራ ቦታ አካባቢ ነፃ ነው ዋይፋ አለ። ነፃ ነው ስንም ያው ለስራ፣ ለስራው ለተግባሩ ሲባል ስለሚያስፈልግ እዛ ጋር አለው። ዋይፋ እና ለዛ ስለሚያስፈልግ ነፃ ነው ዋይፋው አለ። እና ዋይፋይ በስራ ቦታዬ አካባቢ በደንብ እጠቀማለሁ። ለመጠቀምም እስከ፣ ስለሆነ ያለው በጣም ብዙ ሰው ያው ወጪም ስለሚቀንስለት ወደዛ ያመዝናል ያንን ለመጠቀም ይተጋልና እኔም ከነዛ ውስጥ አንዷ ነኝ። ካገኘሁ እጠቀማለሁ፣ ካላገኘሁ ግን ያው ብዙ ጊዜ ያልተገደበ ስለሆነ የምትጠቀመው ጥቅል፣ ያው አላመዝንም። ያልተገደበ ነው የምትጠቀመው። ዋይፋይ ብትጠቀምም፣ ባልጠቀምም የኔ ስለሚያገለግል ያው፣ ነገር ግን ወይፋ ትጠቀማለህ የሚለው አዎ ካገኘው አንዳንዴ አልፎ አልፎ እጠቀማለሁ።

እሺ በእኛ አካባቢ ወይም በከተማችን ላይ በርካታ አይነት ሳሙና ነው ያለው። ሳሙና ስል ሳሙና ለንጽህና መጠበቂያ ከምንገለገልባቸው ወይም ከሚያስፈልጉን ነገሮች መካከል አንዱ ሳሙና ነው። እና ምን አይነት ሳሙና ትጠቀማለህ? ለሚለው እኔ ለልብስ ሲሆን ጠጣር የሆነ ሳሙና ኦሞም እጠቀማለሁ። ንጽህናን ሊያስጠብቅ የሚችል ኦሞ ደግሞ ፈሳሽ ሳሙና እጠቀማለሁ። ፈሳሽ ሳምናም እጠቀማለሁ። ግን ለፊቴ ደግሞ ለየት ያለ ለፊትና ለገላ አንድ ሳምና ነው የምጠቀመው። ይህም ለየት ይላል ያለ ሳምና ጠጣር ሳምና ነው የምጠቀመው። ለፊት የምጠቀመው ወይ ዱሩ ወይ ደግሞ ሜዲካም እነዚህ ለፊት የምጠቀማቸው ሳሙናዎች ናቸው። ወይ ዱሩ ወይ ሜዲካም እነዚህ ለፊት የምጠቀማቸው ሳሙናዎች ናቸው። ለልብስ ደግሞ ፈሳሽ ሳሙና በርካታ አይነት ፈሳሽ ሳሙና አለ። ጀሞ የሚመረት ወይ ደግሞ ላርጎ ሳሙና እነዚህ የፈሳሽ ሳሙና ውስጥ ለልብስ የምጠቀማቸው ናቸው ማለት ነው።

በምን ሰዓት ትተኛለህ? ለሚለው ያው መኝታ አንድ ጊዜ ነው፣ ነገር ግን ያው እኔ በሚደክመኝ ሰዓት እረፍት ያስፈልገኛል ብዬ በማምንበት ሰዓት፣ በዛ ሰዓት መኝታን እመርጣለሁ፣ እተኛለሁ። ያስፈልገኛል ብዬ ካመንኩ ማለት ነው፣ እና ቀን የምተኛት ልማድ የለኝም። በመሰረቱ ቀን የምተኛት ልማድ የለኝም። ነገር ግን ማታ በምተኛበት ሰዓት፣ በመደበኛ ሰዓት፣ ሶስት ሰዓት በጣም በዛ ከተባለ ሁለት ሰዓት ነው የምተኛው። ማታ ቀን ከሆነ ቤት ካለው ስራ ጨርሼ ምናምን ነገር ካለው፣ እረፍት ላይ ካለው ግን እምተኛበት ሰዓት ያው በጣም ሰፊ ሰዓት በመኝታ ላይ አሳልፋለሁ ቀንም ቢሆን ለእረፍት ከሆነ ያለሁት፣ በቃ ከምንም ነገር ነፃ ሆኜ አእምሮዬንም፣ ህሊናየንም፣ ሁሉንም ነገር ማሳረፍ ስለሆነ የምፈልገው፣ ያው በእረፍት ሰዓቴ በቃ ሰአቴን በሚገባ እረፍት ላይ ለማዋል የተቻለኝን ጥረት አደርጋለሁ። የተጨማሪ ስራዎችን ስለምሰራ ያም ከሌለ የማደርገው ተግባር ይሄንን ነው ማለት ነው።

ወደ የትኛው ቦታ ተጉዘህ ታውቃለህ ለሚለው ጉዞ ስንል ለመዝናናት ነው ወይስ ለስራ በተለያየ አጋጣሚ ወደተለያየ ቦታ ስለምጓዝ ወይም ስለምንጓዝ ማለት ነው? እኔ ያው ጾታዬ ሴት ነው ወደ የትኛው ቦታ ትጉዘህ ታውቃለህ ለሚለው ጥያቄ መልስ ስመልስ ወደተለያዩ ቦታዎች ጉዞ ልጓዝ እችላለሁ በተለያየ ጊዜ ማለት ነው። እና ጉዞ አስፈላጊ ነገር ነው በተለይ ለተዝናኖት ከሆነ አስፈላጊ ነው። እኔ ወደ ሰሜን ብዙ አልተጓዝኩም። ግን ወደ ደቡብ ወደ ምስራቅ እና ወደ ምዕራብ በተለያየ ጊዜ ተጉዤ አውቃለሁ። እጓዛለሁ እሄዳለሁ ለመዝናናትም ለምንም ሰሜንም ግን ብዙም ከማይመቸኙ ቦታዎች አካባቢዎች መካከል በሰፋት ያሉት እዛ ነው ያለው እንትንም ድባቡን ደስ አይለኝም አልመርጠውም ለተዝናኖት ማለት ነውና ወደዛ እንዲያደርገውም አልፈልግም የመዝናኛ ቦታዬንም ስራዬንም አልመኘውም። እና ግን ወደ ሶስቱ አቅጣጫዎች ወደ ምዕራብ ወደ ምስራቅም ወደ ደቡብ በተለይ ወደ ደቡብ የእናትና የአባቴ ሐገረ ወደዛ ስለሆነ በጣም በተለያየ ጊዜ ጉዞ አደርጋለሁ። ወደ ደቡብ መስመር ወደ ወደ ደቡብ አቅጣጫ ማለት ነው ያሉ መስመሮችን በጣም በተለየ ጊዜ የምጓዝባቸው አካባቢዎች ናቸው። እና ጉዞ ይሄን ይመስላል ማለት ነው።

በስራ ስንት ጥሪ ታደርጋለህ በስራ ስንት ጥሪ ታደርጋለህ ማለት? ያው ስልክ መደወል ማለት ነው። ስልክ በጣም ብዙ ከማይደውሉ ሰዎች መካከል እገኛለሁ በተለይ ረጅም ሰዓት ስልክ ማውራትን ፍላጎቴ አላረግም ያው መሻት የለኝም። ረጅም ሰዓት ስልክ የማውራት እና በተቻለ መጠን ወሳኝ የሆኑ ስልኮች በጣም በዛ ከተባለ አምስት ጥሪ ላረግ እችላለሁ። ወይም ስልክ ሲደወልልኝ ላነሳ እችላለሁ። ራሴ ግን ስራዬ ብዬ አልደውልም ስራዬ ብዬ አልደውልም። ወሳኝ የሆኑ ጥሪ ጥሪዎች ካሉ በቀን ሙሉ ማለት ነው። በስምንት ሰዓት ምናልባት አምስት ጥሪ የቤተሰብ ጥሪ ከሆነ እሱም አስፈላጊ የሆኑ ጥሪዎች ካሉ። እንደዛ ከዛ ባሻገር አንዳንድ ጊዜ ደንበኞቻችን ወይም ባለጉዳዮቻችን በስልክ ጥሪ እናረጋለን የዛ ጊዜ ግን በቀን መቶ ጥሪ ሊደረግ ይችላል ከእነሱ ጋር ከሆነ ለስራና ስራን በተመለከተ ኮሆነ። ከዛ ውጪ ግን የግል ጥሪ ግን ያን ያክል አላደርግም። ስለዚህ በስራ ሰዓት ስንት ጥሪ ታደርጋለህ የሚለው ይሄው ነው ማለት ነው። ስራን በተመለከተ ኮሆነ ሃምሳ እና መቶም ድረስ ሊሄድ ይችላል። ነገር ግን ከዛ ባሻገር የራሴ የግሌ ከሆነ ግን አምስት ከዛ በላይ አይበዛም። ይሄን ያክል ጥሪ ነው ላደርግ የምችለው ማለት ነው። በጣም በዛ ከተባለ ከዛ በላይ አላደርግም ጥሪ ብዙ ጥሪ የማድረግ ፍላጎትም የለኝም። አላደርግምም ያው ብዙም አልጠቀምም

በመስመር ላይ ቪዲዮ ትመለከታለህ ለሚለው መስመር ላይ ማለት ልክ እንደዚህ በይነመረብ ሆኜ ከሆነ አዎ ግን መንገድ ላይ ምናምን የተለያዩ ተግባራትን በማከናወን ላይ እያለሁ ግን ቪዲዮ የመመልከት ሙድ ራሱ አይመጣም እንዴት ሊመጣ ይችላል ሰውን እኮ እንደዚህ ሲያደርግ ራሱ በጣም እገረማለሁ እኔ ሀሳቤን መሰብሰብ አልችልም። ትኩረቴን ወደ አንዱ ጋር ነው ማድረግ የምችለው ሁለት ሶስት ነገር ተግባር ላከናውን እችላለሁ ግን እንደዚህ ቪዲዮ ግን ለመመልከት መስመር ላይ በጣም የሚከብድ ይመስለኛል። ስረጋጋ ምናምን ነው እንጂ ሀሳቡንም የሚያዝ በተለይ ትምህርታዊ ቪዲዮ ከሆነ ሀሳቡንም የሚያዝ እንትን ስለማይኖር አልመክርም ሰዎችንም ያው እንትን እንዲሉ ማለት ነው። እና መስመር ላይ ቪዲዮ ትመለከታለህ የሚለው እኔ መስመር ላይ ቪዲዮ መመልከት ፍላጎት የለኝም። እና አልመለከትም ተመልክቼም አላውቅም

ስንት ኢሜል ትልካለ? የኢሜል ጓደኞቼ በጣም ውስን ናቸው ኢሜል የምለላከው ለመረጃ ነው ድሮ ተማሪ በነበርኩኝ ጊዜ ለዶክተሮች እልካለሁ በተለያየ ጊዜ እንዲመለከቱት ኢሜሌን ማለት ስለሚመለከቱት አስፈላጊ እንድንጠቀም ግዴታም ስለሚያደርጉብን የዛ ጊዜ እልካለሁ እና ኢሜል እላላካለሁ በዛ ሰዓት ከዛ ውጪ ግን አሁን ላይ ስራዬ ብዬ ኢሜል አለላላክም ያው ሌሎች የመላላኪያ በጣም ቀላል የሆኑ መንገዶች ስላሉ ከኢሜል በተሻለ ስልኬ ላይ በቀላሉ ላገኘው የምችለው ስላለ ያውም በኢሜልም የማወራቸው በጣም በርካታ አሉ ሊያግዙ የሚችሉ ምናምን ግን ከእነሱ ጋር ብዙም የመላላክ እንትን የለኝም እና ስንት ትላላካለህ ለሚለው አስር ሃያ ከሃያ በላይ አይሆንም ሃያ ከሃያ በላይ አይሆንም ሃያ ኢሜል ትልልካለሁ ከዛ ባሻገር ግን በጣም የወጣ ጫፍ የወጣ የምላላክ እንትን የለኝም አል

ቡና መፍጨት ታውቃለህ የሚለው። በነገራችን ላይ ቡና እኛ ጋር በጣም የሚጠጣ መጠጥ ነው በጣም ሰዎች ይጠጣሉ። ያለ ቡና መንቀሳቀስ አይችሉም እንደውም ካልጠጡ ማለት ነው። እና ቡና የሚጠጣ ሰው ቡና መፍጨት አይደለም መጀመሪያ ቡና ይቆላል መፍጨት ጋር ከመድረሱ በፊት ቡናው ይታጠባል ይቆላል በጥንቃቄ ከተቆላ በኋላ ነው የሚወቀጠው ወይም የሚፈጨው። እና በምንፈጭበት ሰዓት ደግሞ ወይም በሚወቀጥበት ሰዓት በጥንቃቄ ነው የሚወቀጠው እንዳይፈስ ተደርጎ መፍጨት ከሆነ ግን ቀላል ነው። በተለይ አሁን በዘመናዊነት በቡና መፍጫ የምንጠቀም ከሆነ በጣም ቀላል ነው። እና ያ እዛ ጋር ጥበብ አይፈልግም። ያው በቀላሉ ነው የምንፈጨው ብዬ አምናለሁ። እና እንደዛ መንፈጨው ሌላ የተለየ ጥበብ የሚፈልገው ሌላ ተአምር የለም። ያው እንጨምራለን። ከዛ በኋላ እንሰካለን ከዛ በኋላ እንጫነዋለን ጎኑ በዛ ሰዓት ይፈጫል ማለት ነው። ይሄ ሌላ ጥበብ አይፈልግም። አዎ ቡና መፍጨት አውቃለሁ ማለት ነው። አዎ ቡና መፍጨት እኔ አውቃለሁ

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ለሚለው ጥያቄ የቴክኖሎጂ ችግር ሊያጋጥም ይችላል? እኔ ቴክኖሎጂ ችግር በሚያጋጥመኝ ሰዓት ልፈታ የምችልበትን መንገድ እፈልጋለሁ በመጀመሪያ ደረጃ ይሄ እንዴት ተፈጠረ የሚለውን ነገር አያለሁ ከዛ በኋላ ግን ያንን ልፈታ የምችልበትን መንገድ ነው የማማትረው። ጓደኞቼን እጠይቃለሁ እዛው ደግሞ እዛው በይነ መረብ ላይ ወይም ቴክኖሎጂ በምንጠቀምበት እንትን ላይ መልሱ አለ። እድሜ ለኮፓይለት የዛን ችግር በቀላሉ ነው የሚነግረን ወይም የሚያሳየኝ እና። በችግር በሚያጋጥመኝ ጊዜ የቴክኖሎጂ ችግር በሚያጋጥመኝ ጊዜ ይህንን ለማድረግ ችግሩን ለመፍታት የተቻለኝን ነገር አደርጋለሁ ማለት ነው። እና በዚህ መልኩ ነው ልብሶ የምፈታው የተክኖሎጂ ችግር በሚያጋጥመኝ ሰዓት ማለት ነው

በስራ ላይ ችግሮችን ትፈታለህ ወይም ትፈቻለሽ የሚል ጥያቄ ነው? የቀረበው አሁን በስራ ላይ በተለያየ ጊዜ ችግር ይገጥማት በሁኔታዎች በስራ ላይ በምንሆን ጊዜ የተለያዩ ችግሮች ያጋጥማሉ ችግሮች በሚያጋጥሙበት ጊዜ ሊፈቱ ይገባል ብዬ እላለሁ መፈታት አለባቸው። እና በስራ ላይ ችግሮች በሚያጋጥሙን ጊዜ ያለው አማራጭ አልፎ መሄድ ሳይሆን በተቻለ መጠን እኔ የምችለው በእኔ አቅም የሚፈታ። ችግር ከሆነ በስራ ላይ ችግሮችን እፈታለሁ ከኔ አቅም በላይ ካልሆነ እኔ መፍታት የምችለው ችግር ከሆነ ያንን ችግር አላልፈውም ያንን ችግር እፈታዋለሁ እፈታዋለሁ እንደዛ ነው የማደርገው መፍታትም አለበት ብዬ ነው የማምነው። እና ያንን ችግር አላልፈውም በስራ ላይ በሚገጥመኝ ችግር የሚገጥመኝ ችግር እንደ ቀላል ነገር ልም ብዬ አላልፍም በተቻለ መጠን ችግሩን እፈታዋለሁ። ስለዚህ የሚገጥሙን ችግር እፈታለሁ በኔ አቅም የሚፈታ ከሆነ

የትውልድ ከተማህ የት ነው ይላል በጣም ደስ የሚል ጥያቄ ነው፤ ያው የትውልድ ከተማችን ያው እናቶቻችን ወይም ቤተሰብ በሚነግረን መሰረት ነው እዚህ ቦታ ተወለድኩ ብለን የትውልድ ከተማችንን የምንናገረው ወይም የምናሳውቀው እና እኔ የትውልድ ከተማዬ እኔ እንደሰማሁት ከሆነ ለከተማው መሃል ከተማ የሆነች ከተማ ስትሆን ለአገሪቷ የመሃል ከተማ ስትሆን እዛ መሃል ከተማ ነው የተወለድኩት አዲስ አበባ ነው የተወለድኩት ግን አራውንድ በዙሪያ አዲስ አበባ ዙሪያ የሚገኙ እንትኖች ውስጥ ይመደባል ነገር ግን ዞሮ ዞሮ በምን ይጠቀላል ይሄ በዋና ከተማ ውስጥ ይገኛል እኔ የተወለድኩት አዲስ አበባ ነው ማለት ነው በኢትዮጵያ ዋና ከተማ እምብት ለይ በዛ ነው እኔ የተወለድኩት የተወለድኩባት ከተማ አዲስ አበባ ናት።

አዳዲስ የስራ ግንኙነቶችን ትፈጥራለህ? ለሚለው አጋጣሚውን ሳገኝ አልምርም አዳዲስ የስራ ግንኙነቶችን እፈጥራለሁ። ለምሳሌ አሁን እየሰራሁት ያለሁትንም ስራ ከግልሞቶች መካከል አንዱ ነው አዲስ ስራ ሰው እንድቀላቀል ጋብዞኝ ነው ይሄንን ስራ የተቀላቀልኩት እና አዳዲስ ስራ ትወዳለህ? ከሚል አንፃር ይሄንን ስራ አዎ የተለያየው አዳዲስ የስራ እንትኖችን እፈጥራለሁ ግንኙነቶችን እፈጥራለሁ ለመፍጠርም የተቻለኝን ነገር አደርጋለሁ ያው መልካም መልካም የሆነ ግንኙነት አስፈላጊና ወሳኝ ነው ብዬ አምናለሁ። እና አረጋለሁ አዳዲስ የስራ ግንኙነቶችን እፈጥራለሁ።

ድንጋይ ስብስብ ታደርጋለህ። በመጀመሪያ ድንጋይ ለተለያየ ነገር ነው የሚያስፈልገው። እና ድንጋይን ለምን እሰበስባለሁ ለምን ጉዳይ ለምን አላማ ልሰበስብ እችላለሁ። ግንባታ ላከናውን ነው ለምንድነው የምሰበስበው? እና እኔ በየትኛውም አጋጣሚ ድንጋይ ሰብስቤ አላውቅም። ያው ለመሰብሰብ ፍላጎትም ኖሮኝ አያውቅም ያው እሰለቻለሁ እና። ያው እዛ ጋር ያለኝ እንትን አነስተኛ ስለሆነ። ድንጋይ እኔ አልሰበስብም ለምን ጉዳይ እሰበስባለሁ? ከማይሰበስቡት ወገን ነኝና እኔ የድንጋይ ስብስብ አላደርግም። እውነቱ

ማታ ምን አይነት ድምጽ ትሰማለህ? ከመኝታ በኋላ ማታ ተኝቼ ልሰማ የምችላቸው በርካታ አይነት ድምጾች አሉ ድምጾች አሉ እና ከሚሰሙ ድምጾች መካከል የሚሰሙ ድምጾች በጣም በርካታ ናቸው ለምሳሌ የእንስሳት ድምጽ ይሰማሃል የእንስሳት ጩኸት ድምጽ ማለት ነው ይሰማል የሰዎች ድምጽ ይሰማል የተፈጥሮ ድምጽ ልንሰማ የምንችልበት አጋጣሚ ይኖራል ግን ማታ የለም እሱ ንጋት ላይ ነው እና ንጋት ላይ ነው እና እኔ ግን ማታ የእንስሳትን ድምጽ የሰዎችን ድምጽ በደንብ እሰማለሁ ያው ማታ ምን አይነት ድምጽ ትሰማለህ ወይም ትሰማኛለሽ ለሚለው ጥያቄ መልሴ ይሄው ነው ማታ የሰዎችን የእንስሳትን ድምጽ ማታ ማታ የሰዎችን የእንስሳትን ድምጽ በደንብ እሰማለሁ ማለት ነው።

በመስመር ላይ ገዢ ነህ? ገዢ ነህ ለሚለው አው ያው የሚያስፈልግ በጣም ወሳኝ የምለው እቃ ወይም የሆነ ነገር ካለ ከመግዛት ወደኋላ ከማይሉ ሰዎች መካከል እመደባለሁ። እና በመስመር ላይ የተገኙትን ወሳኝ የምላቸውን እቃዎች በፕሮግራም አንዳንድ ጊዜ ምርጥ እቃዎችን የሆነ በሆነ ሰዓት ነው የምናገኘው ሁሌም አይገኝም። እና እንደዛ በሚሆንበት ሰዓት እቸገራለሁ እንጂ ከዛ ውጪ መስመር ላይ በደንብ እገዛለሁ። ያው እገዛለሁ። የግዢ ተግባሬን አከናውናለሁ።

ምን አይነት ልብስ ትወዳለህ? ለሚለው ልብስ በጣም በርካታ አይነት ልብስ አለ የሌሊት ልብስ አለ የቀን ልብስ አለ እና ብዙ አይነት ልብስ አለ። ግን ብዙ አይነት ግን ለሚለው ሰውነትን ሊሸፍን የሚችል በደንብ ሰውነትን የሚሸፍን ልብስ እወዳለሁ። እወዳለሁ ሰውነትን የሚሸፍነው ልብሶች ልብሶችን እወዳለሁ። መሸፈንም አለበት ብዬ እላለሁና ሰውነትን የሚሸፍኑ ልብሶች ትርጉማቸውን ያላጡ ልብሶችን እወዳለሁ በጣም ሰውነትን ሸፍኖ አው አሉ ልብሶችን እወዳለሁ። ምን አይነት ልብስ ለምን

ተግባር ነው ልብስ ነው? በበጋ ወቅት ምን ታደርጋለህ የሚለው ጥያቄ ተግባር ተኮር ነው ወይስ ልብስ ጋር ነው? ያለው ጥያቄው ተግባር ጋር ከሆነ በበጋ ወቅት በርካታ የነበረው ተግባራት ይከናወናሉ። ብዙ ዝርዝር ተግባራትን አከናውናለሁ በበጋ ወቅት። በበጋ ሰዓት እና ይመቸኛል የበጋ ተግባር እና በበጋ ውስጥ በርካታ ተግባራትን አደርጋለሁ። ዝርዝር የሆኑ ተግባራት ሊቀመጡ ስለሚችሉ ማለት ነው

አስተያየት መቀበል ትወዳለህ ለሚሉ ጥያቄ? አስተያየት እቀበላለሁ በስራዬ ላይ ያለኝን ክፍተት ለመሙላት የግዴታ አስተያየት መቀበል አስፈላጊ ነው ብዬ አምናለሁ። ስለዚህ አስተያየት መቀበል አስፈላጊና መሰረታዊ ነው ብዬ ከሚያምኑት ነኝ። እና አስተያየት መቀበል ቆንጆ ነው። ክፍተታችንን ድክመታችንን ጥንካሬያችንን ክፍተቴን ለመድፈን ጥንካሬን ደግሞ ለማስቀጠል በዛው ላይ ጠንክሬ እንድሰራ የሚያስችለኝ አስተያየት ስቀበል ነውና አስተያየት መቀበል እወዳለሁ

ብዙ ሰነዶች ታዘጋጃለህ ለሚለው ጥያቄ? ሰነዶች በተለያየ ጊዜ ሊዘጋጁ ይችላሉ እነዛ ሰነዶች ደግሞ አስፈላጊ ሊሆኑም ላይሆኑም ይችላሉ። እና ነገር ግን ብዙ ሰነዶችን በተለያየ ጊዜ አዘጋጃለሁ። አዎ ሰነዶችን በተለያየ ጊዜ። አዘጋጃለሁ ያው ጊዜየን ለመጠቀም ያክል ስል ማለት ነው

እኛ አካባቢ ያው በርካታ የሆኑ የመንገድ አይነቶች አሉ ከዛ ውስጥ አንዱ ከአንድ አካባቢ ጋር ሌላ አካባቢ ጋር የሚያገናኘው ድልድይ ነው። እና እኛ አካባቢ ያን ያክል በጣም የተለጠጠ ባይሆንም። ትልቅ ነው ተብለን ኮርቼ የማወራው ባይሆንም ነገር ግን። ከአንድ ሰፈር ሌላ ሰፈር የሚያገናኝ አነስተኛ የሆነ ድልድይ እያለ ማለት ነው። ያ ድልድይ ደግሞ ያው ይታወቃል ለማገናኘት የምንጠቀምበት ነው ማለት ነው። እና በአካባቢው ድልድይ አይደለም የሚለው ጥያቄ? አዎ ድልድይ አለ

መዋቢያ የሚጠቀም ሰው የለም ብዬ አላምንም እና ብዙ ሰዎች መዋቢያ ይጠቀማሉ። መዋቢያ መጠቀም ደግሞ የበለጠ በራስ መተማመንን ከሚጨምሩ ነገሮች መካከል አንዱ ነው። እና መዋቢያ በመጠቀም አስፈላጊ ነው እና መዋቢያ ትጠቀማለህ ወይ ትጠቀሚያለሽ ለሚለው? ያን ያክል የምጠቀም አይደለሁም። ግን ያው ከሚጠቀሙት መደብ ውስጥ ለመመደብ ብዙ ነገር መጠቀም ያስፈልጋል ብዬ አምናለሁ። እና ግን ብዙ ጊዜ መዋቢያ አልጠቀምም መዋቢያ አልጠቀምም። በራስ መተማመን ይጨምራል ግን ያው ስንጠቀም ደግሞ ያለው ነገር ጥቅሙ ለራስ ነው። እና መዋቢያ እኔ አልጠቀምም በተፈጥሮም የማመን የተፈጥሮን ብቻ የምጠቀም ነኝ። መዋቢያ ቆንጆ ለመሆን የሚያ የሚረዱን የተፈጥሮ አይነት ግብአቶችን እጠቀማለሁ ከዛ ውጪ ግን ተፈጥሯዊ ያልሆኑ ነገሮችን ግን አልጠቀምም።

በምንጣፍ ላይ ትቀመጣለህ ለሚለው ጥያቄ በምንጣፍ ላይ መቀመጥ ሚጠላ ሰው አለ ብዬ አላምንም። እና በምንጣፍ ላይ መቀመጥ ደግሞ ቆንጆ ነገር ነው አሪፍ ነው። በጣም ቤት ውስጥ በምንቀሳቀስ ጊዜ ቤት ውስጥ በምንመላለስበት ጊዜ። በምንጣፍ ላይ እንድንመላለስ ያስፈልጋል እና ለሰውነት ቅለት ማለት ነው። ሰውነታችንም እንዲቀለልን ምናምን መንቀሳቀስ አለብን ብዬ አምናለሁ። እና በምንጣፍ ላይ መንቀሳቀስ ብቻ አይደለም እቀመጣለሁ እረፍት አደርጋለሁ በቂ እረፍትም ለማድረግ ይረዳል ብዬ አምናለሁ። እና በምን ጠፍ ላይ በደንብ እቀመጣለሁ

ምን አይነት ስልክ ትጠቀማለህ ለሚለው? ያው የሰው ልጅ ፍላጎት በየጊዜው አይገደብም ፍላጎቱ በየጊዜው እየጨመረ ይሄዳል። ከሚጨምሩ ሰዎች መካከል ውስጥ አንዷ እኔ ነኝ። ስልኬ ምን አይነት ስልክ ትጠቀማለህ ለሚለው ጥያቄ? ስልክ በመጀመሪያ ደረጃ ለሰው ልጅ አስፈላጊ ነው። በተለይ አሁን በዚህ ዘመን መሰረታዊ ከሚባሉት ውስጥ ሚመደብ ነው። ስልክ እና ስልክ ያስፈልጋል ጠቃሚ ነው። ለሰዎች መረጃ ለመለዋጥ የሚያገለግል በርቀት በጣም በርካታ ስራዎችን ለመስራት ይህንን ስራ እንኳን ለመስራት ስልክ ነው ሚያስፈልገው። እና ምን አይነት ስልክ ትጠቀሚያለሽ ወይም ለሚለው ጥያቄ? እኔ አነስተኛ ስልኮችን ስልክም እጠቀማለሁ ከፍ ያለ ስልክም ወይም በቴክኖሎጂ የዘመነውንም ስልክ እጠቀማለሁ። በርካታ ስራዎችን ለመጠቀም ሚያገለግለኝንም ስልክ እጠቀማለሁ ወይ ማለት ነው። እና በቴክኖሎጂ ዘመነ በጣት የማይ ቁጥሮች የማይነካካ ጠቅጥቅ ያልሆነ ስልክ በጣም ይመቸኛል። ብዙ መጽሐፍትን ሊይዝ የሚችል የምፈልገውን ነገር ጥያቄ የከበደኝን ነገር ልሰራበት የምችል ስልክ መጠቀም አመዝናለሁ ያንን እጠቀማለሁ። ትንሿንም ሁለቱንም ስልክ እጠቀማለሁ

ይህንን ጥያቄ ስንመለከት ኮከቦችን መመልከት ትወዳለህ ለሚለው ጥያቄ ተፈጥሮን የማያደንቅ ሰው አለ ብዬ አላምንም እና ተፈጥሮን ማድነቅ አለብን። ተፈጥሮን ማድነቅ አለብን። እና እኔ ተፈጥሮን አደንቃለሁ ተፈጥሮንም ደግሞ ማደንቀው በዚሁ መንገድ ነው እና በመመልከት ነው የምናደንቀው። ያው ከልንነካቸው ከማንችላቸው መካከል አንዱ ኮከብ ነው። እና ኮከብን በጣም አያለሁ አደንቃለሁም። እና ኮከቦችን መመልከት በጣም እወዳለሁ ያዝናናኛል በጣም ከሚያዝናናኝ ነገሮች መካከል አንዱ እሱ ነው። እና ኮከቦችን መመልከት እወዳለሁ ያዝናኛል

ሾርባ ትወዳለህ ወይ ትወጃለሽ ለሚለው ጥያቄ። በነገራችን ላይ ሾርባ የምን ሾርባ ቢቀመጥ ቆንጆ ነበረ የምን ሽርባ ነው። ትወጃለሽ ተብዬ የምጠየቀው ሾርባ አትክልት ሾርባ አለ። ከተለያዩ ነገሮች የሚዘጋጅ ሾርባ አለ። የፍስክ ደሞ አለ ከስጋ ተዋጽኦ የሚዘጋጅ ደግሞ አለ ከእህል ደግሞ የሚዘጋጅ ሹርባ አለ። እንዲሁም ደግሞ ከምንሰራ ከወጣ ወጦች የምናዘጋጀው ሾርባ አለ። በአጠቃላይ እኔ ጣዕሙ ደስ የሚል ሾርባ በጣም ይመቸኛል እወዳለሁ። ግን ሾርባ በአጠቃላይ ውስጤ ነው በጣም እወዳለሁ። እኔ ሾርባ እጅጉ ነው በቃ ያለምንም ክፋት በጣም ሾርባ ይመቸኛል። እና እኔ የሾርባ በአጠቃላይ በጥቅሉ እኔ ሾርባ እወዳለሁ

በእጅ የሚሰራ ስራ ታደርጋለህ ለሚለው ጥያቄ? በነገራችን ላይ በእጅ በጣም በርካታ ስራዎች ይሰራሉ። ያው ዘመናዊ በጣም ዘመናዊ ነገሮችን የምጠቀም ሰው አይደለሁም። ይበልጥ ወደ በእጅ የሚሰሩ ወይም በማሽን የማይተገበሩ ተግባሮችን። በእጅ የምሰራ ነኝ ያው ማሽንም ያው ሁሉም ጋር ስለሌለ ማለት ነው። ወይም ዘመናዊ የሆነ የስራ መሳሪያ ሁሉም ጋር የለም። ስለዚህ በተቻለ መጠን ስራዎችን በእጄ ነው የማከናውነው እና በእጅ የሚሰሩ ስራዎችን። በተግባር በእጄ እሰራለሁ ያለምንም ጥያቄ ማለት ነው። እና እሰራለሁ ማለት ነው በእጅ የሚሰራ ስራ? ታደርጋለህ ለሚለው አዎ በእጄ የሚሰራውን ስራ። በገዛ እጄ በራሴ በንቃት እና በፍላጎት። የፈለገ ዋጋ ቢያስከፍለኝም ያንን በእጅ የሚሰራውን ስራ እሰራለሁ የግዴታ ስለሆነ ማለት ነው። እንደዛ ብዬ ስለማምን ደስ ይለኛል እሰራዋለሁ

ከስራ ባልደበቦችህ ጋር ጥሩ ግንኙነት አለህ ለሚለው ጥያቄ? በነገራችን ላይ ስራ ቦታ ላይ በተለይ ከስራ ባልደረቦች ጋር ጥሩ ግንኙነት ከሰዎች ሊኖረው ይገባል ብዬ አምናለሁ። ምክንያቱም መልካም የሆነ ስራ ውጤት ለማግኘት በተቻለ መጠን። ከስራ ባልደረቦቹ ጋር መልካም የሆነ ግንኙነት ይፍጠር ብዬ እላለሁ። እና ከስራ ባልደረቦች ጋር ያው የሚጎረብጥ ነገር እንኳን ቢኖር ያንን ነገር የመጣሁበትን አላማ ለማሳካት ብቻ ነው የማስበው። እና ያን ነገር ወደ ጎን ብዬ ስራዬን ነው የማተኩረው ስራዬን ነው የምመለከተው። ስለዚህ እኔ ከስራ ባልደረቦችህ ጋር ጥሩ ግንኙነት አለኝ። በቃ ደስ የሚል መልካም የሆነ ግንኙነት አለኝ

ጾም ትጾማለህ የሚለው ጥያቄ? በጣም የሚገርም ጥያቄ ነው ቆንጆ ጥያቄ ነው አስፈላጊ ጥያቄ ነው ብዬ አምናለሁ። ጾም ጾማለው። ጾም መጾም ደግሞ አስፈላጊ ነው። ሰውነትን ማድከም አስፈላጊ ነው። እግዚአብሔር በረሃብ እንዳይፈትነኝ የሁሌም ጸሎቴ ነው። ነገር ግን በጣም ረጅም ሰዓት መጾም አልችልም። አልችልም ግን። ጾም አትጾሚም ከምባል ጾም ከሚጾሙት ወገን ለመመደብ ጥረት አደርጋለሁ። ጾም ያው እጾማለሁ ምንም አልልም። ጾም እጾማለሁ አለ

ከደንበኞችህ ጋር ትገናኛለህ ወይ ለሚለው ጥያቄ የሚሉ ጥያቄ ቆንጆ ጥያቄ ነው አሪፍ ጥያቄ ነው። ከደንበኞች ጋር በተለያየ አጋጣሚ ልገናኝ እችላለሁ ያው ክፉም ደግም የሰው ልጅ ያገናኛል ሰው ካልሞተ በቀር። ያልሞተ ሰው ሰው ካልሞተ በቀር ይገናኛል የሚል አባባል አለ በእኛ በሀበሻ ማለት ነውና። ሰው በተለያየ እጋጣሚም ይገናኛል። ነገር ግን ስራዬ ብዬ ፕሮግራም አድርጌ ግን ከደንበኞቼ ጋር አልገናኝም። ነገር ግን በተለያየ ጊዜ በአጋጣሚ ልገናኝ እችላለሁ ያው መገናኘቴን እንደ መጥፎ አጋጣሚ ወይ እንደ መጥፎ ነገር አድርጌ አላየውም። ነገር ግን የሰው ልጅ መገናኛው ብዙ ነው የሚለውን ነገር ጠቅለል አድርጎ መውሰድ የተሻለ ነው። መቼም አላገኛቸውም ወይም ሚገኛቸው ለዚህ ጉዳይ ብቻ ነው ብለን ገደብ ልናስቀምጥለትና ልንጠላ ልንጸየፍ አይገባም። እና ከደንበኞቻችን ጋር የምንገናኘንባቸው አጋጣሚዎች በጣም ብዙ ናቸው እገናኛለሁ

የምሳ እረፍትህ ምን ያህል ጊዜ ነው ለሚለው? ያው የትኛውም የመንግስት ተቋም ላይ ያለው የምሳ እረፍት በጣም ውስን ነው። ውስን ነው የተወሰነች ናት እና በዛች ሰዓት ነው እረፍት የምናደርገው እና። የእረፍት ሰዓታችን ወይም ለቡና ወይም ለእረፍት ጊዜ። ነጠፈው ስድስት ሰዓት ተኩል ወጥተን። ወጥቼ ሰባት ሰዓት ነው የምገባው ሰባት ሰዓት ነው የምገባው እና። አነስተኛ ነው የእረፍት ጊዜ ይሄን ይመስላል ማለት ነው። በጣም አነስተኛ ነው። ያለው ሰላሳ ከስድስት ተኩል እስከ ሰባት ሰዓት ተኩል ነው ያለው። የምሳ ሰዓት የምሳ ሰዓት ይሄ ነው። አንድ ሰዓት ነው ማለት ነው። አንድ ሰዓት ነው። የምሳ እረፍት ያለኝ ጊዜ

ስነ ጥበብ ትወዳለህ? በነገራችን ላይ ጥያቄው መልካም የሆነ ጥያቄ ነው። ስነ ጥበብ ትወዳለህ? ለሚለው ጥያቄ ስመልስ ምንድነው የምለው? አዎ ስነ ጥበብ እወዳለሁ። ያው ከልጅነቴም ጀምሮ ስነ ጥበብን ያው በትምህርትም እንማረዋለን እና ያን ያክል የጠለቀ እውቀት አለኝ ብዬ ባልልም ግን። ለስነ ጥበብ ለየት ያለ ቦታ አለኝ። ለየት ያለ ቦታ አለኝና ስነ ጥበብን እወዳለሁ ማለት ነው

የስራ ቦታ ደህንነት እንዴት ነው ለሚለው ጥያቄ? የስራ ቦታ ደህንነቴ መልካም ነው ምንም አይልም ያው ለክፋት የሚሰጥ አይነት ነገር አይደለም። አደጋ ያለበት ምናምን ነገር አይደለም ግን በጥበቃ ውስጥ አይደለንም በእውነት ለመናገር። እንዲሁ ኖርማል እንደ መንደር አይነት ነው። ክፍት ነው። እንጂ በጣም በጥበቃ ውስጥ። ከላይ የተደረገልን አይነት ኑሮ አይደለም የምንኖረው የስራ ቦታ ደህንነቴ ይህንን ይመስላል። እንጂ በጣም በጥበቃ ውስጥ ምናምን እንደሚኖር ሰው ደግሞ አይደለንም። ያው የስራ ቦታ ደህንነቱ ያንን ይመስላል

በአንዳንድ ዶላር ልዩ ችሎታ ምንድነው ለሚለው ጥያቄ? ልዩ ችሎታዬ እኔ ማስተማር ነው ማስተማር ላይ ጎበዝ ነኝ እግዚአብሔር የተመሰገነ ይሁን ልዑል እግዚአብሔርን አመሰግናለሁ። ልዩ በጣም የተለየ በቃ ከምንም ነገር በላይ። ለሰዎች ስናገር ሳስተምር እዛ ጋር በጣም ደስ ይለኛል እረዳለሁ እና። እዛ ጋር ያለኝ ደስታ ልዩ ነው። ስለዚህ ለኔ ልዩ ችሎታዬ ነው ብዬ አምናለሁ። አምናለሁ እና ማስተማር ለኔ ልዩ ችሎታዬ ተሰጥኦዬ ነው ብየ

አመራር ሚና አለህ ለሚለው ያው በምሰራበት ስራ የራሱ የሆነ ሚና ተግባር አለኝ ያ ተግባር ደግሞ የተለያዩ ተግባራትን ለማከናወን የሚረዳ የሚጠቅም ነው እና እዛ ጋር የራሴን ስራ ሳያከናውን በትክክል በህግና በመመሪያ ነው የማደርገው ያ ደግሞ የአመራነት ሚናዬን ያሳያል አመራር ምን ልለው ምን ላይ ነው ቤት ላይ ነው ማህበራዊ ሂወት ላይ ነው ምን ላይ ነው ማህበራዊዎች ላይ በአመራርነት ደረጃ አለው። ከዛ ባሻገር ቤት ላይም እንደዛውና በተቻለ መጠን የአመራር ክህሎቴን ከፍ ለማድረግ ለማሳደግ የተቻለኝን ጥረት በማድረግ ላይ ከሚገኙ ትጉ ሰዎች መካከል እመደብ